በትርፍ ሰዓት የምሰራው ስራ በጣም ለየት ያለ ስራ አልሰራም ምክንያቱም አብዛኛው ጊዜ ትርፍ ሰዓትም ስለሌለኝ ነው ለዛ ነው። ከሰኞ እስከ አርብ ስራ ትክክለኛውን ስራ እሰራለሁ ትምህርት እማራለሁ ለምሳሌ ከ አንድ እስከ አምስት ሰዓት ትምህርት ከተማርኩኝ ከዛ ከ ስድስት እስከ አስር ሰዓት ያለው ስራ እሰራለሁ ከዛ ማታ እተኛለሁ ከሰኞ እስከ አርብ እንደዛ አይነት ህይወት ነው ያለኝ ቅዳሜ ሲሆንም ስራ እሰራለሁ አንዳንድ ስራዎች እሁድ እሁድ ሲሆን ግን የትርፍ ሰዓቴ ሁሌም የማገኘው እሁድ ነው አንዳንዴም ሁል ቀን ማታ ማታ ላይ ትንሽ አንድ ሰዓት ሰላሳ ደቂቃ የመሆን አለኝ ትርፍ ሰዓት ነገር ግን እሁድ እሁድ ሁሌም ትርፍ ሰዓቴ ነው ትርፍ ጊዜዬ ነው። በዛ ጊዜ የማሳልፈው ጸጥ ያለ ቦታ እሄዳለሁ የተፈጥሮ ድምጽ ያለበት ደስ የሚል ቦታ ሄጄ ጥሩ የሆኑ መጽሐፎች አነባለሁ መጽሐፍ ማንበብ በጣም ስለምወድ በትርፍ ጊዜ መጽሐፍ አነባለሁ ጥሩ ጥሩ የሆኑ ሙዚቃዎችን እሰማለሁ በሌሎች ቀኖቹ ደግሞ ከስራ ስመለስ ትንሽ ትርፍ ሰዓት ካለኝ ፊልም ማየት እወዳለሁ አንዳንድ ምርጥ የሆኑ ፊልሞች እመለከታለሁ በተለይም ደግሞ ተከታታይ ፊልም እመለከታለሁ

ሃይማኖታዊ ክብር አዎ አከ አከብራለሁ ሁሌም እናከብራለን በእኛ በአካባቢያችን ሆነ በሀገራችን ውስጥ ኢትዮጵያ ውስጥ በጣም ብዙ የሚከበሩ የሃይማኖት በዓላት አሉ በጣም ወሰኑ ወሳኝ የሚባሉ አሉ እኛ የምና ከብራቸው። በዚህ ከቅርቡ እንኳን ያለፈ የገና በዓል አለ። በጣም ልዩ የሆነ ጊዜ የምናሳልፍበት ልዩ የሆነ በዓላችን የገና በዓል አሳልፈን ነበር በጣም በጣም ጥሩ በሆነ መልኩ ጥሩ በሆነ አቀራረብ ጥሩ በሆነ ስነ ስርዓት አሳልፈነዋል። እንደዛ እንደዛ ብሎ ደግሞ በጣም ብዙ የሆኑ በዓላት አሉ። ጾም ይገባል ከአንድ ወር በኋላም ጾም ይገባል የአርባ ጾም ይገባል እና እሱም በዛ ሰዓት እሱ ጾም ከተፈታ በኋላ ፋሲካን እናከብራለን ፋሲካን በደንብ እናከብራለን ጥሩ በሆነ አክብሮት እናከብራለን። ደስ ደስ በሚል ነገር እናከብራለን በጣም ደስ የሚል በዓል እናከብራለን። ሁሌም በዓል ሲደርስ በቃ በተስፋ በደስታ ነው የምንጠብቀው። እና ልዩ በዓል ስለሆነ በአመትም አንዴ ስለሆነ አንድ በዓል የሚመጣው ያንን በዓል በደስታ ከቤተሰቦቻችን ጋር ሆነን ከጓደኞቻችን ከእህቶቼ ወንድሞቼ ሆነን በደስታ የምናከብረው በዓል ነው። እና ሃይማኖታዊ ክብር ሁሌም ሁሌም አከብራለሁ።

አካባቢዬን በጣም ነው የምወደው እ የምወድበት ብዙ ምክንያቶች አሉ ከነዛ መካከል እ የሰው ፍቅር ነው። እዚህ አካባቢ እኔ ያለሁበት አካባቢ ያለው እ ህብረተሰብ በጣም ፍቅር አለው ደስታ አለው ደስ የሚል ጊዜያት ማሳለፍ ትችላለህ ከሰዎች ጋር በጣም ጣፋጭ የሆኑ ሰዎች አሉ። እነሱን ሰዎች በጣም ጥሩ የሆነ ጊዜን እናሳልፈን ከእነሱ ጋር እ ቡና እ ተጠራርተን ነው የምንጠጣው። ፊልም አብረን ነው የምናየው አብረን እ እንቀሳቀሳለን አብረን እንዞራለን አብረን እ መናፈሻ ሂደን እንዝናናለን አካ በዚህ ምክንያት አካባቢዬን እወደዋለሁ። ሌላኛው አካባቢ ልወደው የሚያደርገኝ ነገር ደግሞ እእ የተፈጥሮ ጣዕም አለው። አትክልቶች እጽዋቶች እእ አሉትና በጣም ደስ የሚል ነገር ነው ያለው በጣም ደስ ይላል ቦታው እእ ለመኖር በጣም ደስ የሚል ቦታ ነው ለመስራትም ደስ የሚል ቦታ ነው። እእ ትዳር እእ ወጥተህ እእ ከባለትዳር ጋር ለመኖር እም ብቻህን ለመኖር ለሁሉም የሚስማማ አካባቢ ስለሆነ በጣም ደስ ይለኛል። ከዛ ደግሞ የሰዎች አክ አክባሮች አለበት በጣም ትናንሽ ልጆች አሉ። እነሱ አንተን ያግዙሃል ምናምን አንተም ትላልቅ ሰዎችን ታግዛለህ በጣም መተባበር ያለበት መተጋገዝ ያለበት አካባቢ ስለሆነ በጣም ደስ ይለኛል። በዚህ ምክንያት በእነዚህ ሁለት ምክንያቶች የኔ አካባቢን በጣም እወደዋለሁ።

ሰዎች ማስተዋወቅ ለኔ በጣም ቀላል ነው። ምክንያቱም ሁሌም ከሰዎች ጋር እገባባለሁ ከሰዎች ጋር እዝናናለሁ እጫወታለሁ ተጫዋች ነኝ። ማውራት መናገር እችላለሁ አላፍርም ስለዚህ ከሰዎች ጋር ለመግባባት ምንም የሚያስቸግረኝ ነገር የለም። ሰዎችን እግባባለሁ። ሴቶችም ቢሆኑ ወንዶችም ቢሆኑ ድሮ ድሮ እውነት ለመናገር ከሴቶች ጋር መግባባት ትንሽ ይከብደኝ ነበር ያን የሆነበት ምክንያትም አይናፋር ስለነበርኩኝ ነው እንጂ ሌላም ምንም ምክንያት የለኝም። አሁን ግን አይነፋርም አይደለሁም አይነፋርነቴ ለቆኛል በጣም ደስ የሚል ጊዜ አሳልፋለሁ ከሰዎች ጋር ከሴቶችም ቢሆን ከወንዶችም ጋር ቢሆን ጥሩ ጊዜ አሳልፋለሁ። አብረን እንጫወታለን አብረን እንዝናናለን። ለምሳሌ እኔ ከአንድ ሰው ጋር መታዋወቅ ከፈለኩኝ ያ ሰው እዛ ቁጭ ብሎ ካለ አንድ ቦታ ላይ እዛው ጋር ሄጄ ሰላም እለዋለሁ እንዴት ነህ ደህና ነህ ወይ? እኔ እከሌ እከሌ እባላለሁ። በጣም እዚህ እዚህ ላይ እዚህ እሰራለሁ አንተ ተመችተኸኛል እና ጓደኛ ብንሆን ምን ይመስልሃል? እያልኩኝ እንደዚህ መልኩ ከሰዎች ጋር መታወቅ እችላለሁ ለኔ አይከብደኝም። ሌሎች ሰውን ለማስታወቁን አይከብደኝም ለምሳሌ አንድ ሰው ከአንድ ሰው ጋር መተዋወቅ ከፈለገ ግን ደግሞ መተዋወቅ ካልቻለ እነሱን የማስታወቅ ስራ እሰራለሁ። ምንም አይከብደኝም ስለዚህ ከሰዎች ጋር መታዋወቅ እና ማስታዋወቅ እችላለሁ።

መስኮቴን አብዛኛው ጊዜ ክፍት ነው የምተው። ለዚህ ምክንያቱ የሆነው ደግሞ ሙቀት ስለማልወድ ነው። ሙቀት ካለ በጣም ይሄ የላይኛው ክፍል ሰውነቴ ላይ በጣም ሽፍታ ምናምን ይወጣብኛል። ሰውነቴም ውስጥ ብዙ ነገር አይሰማኝም ጥሩ ነገር አይሰማኝም። እና ሙቀት አልወድም። ለዛ ምክንያት አንደኛው መስኮት ክፍት እተዋለሁ ስተኛ ማለት ነው። አንዳንዴ ደግሞ ጨረቃን እያየሁኝ ለመተኛት ጨረቃን እያየሁኝ ደስ ትለኛለች ሁሌም ሳያት እሷን እያየሁኝ ለመተኛት መስኮቴን ክፍት እተዋለሁ። ከዋክብት ለመቁጠር መስኮቴን ክፍት እተዋለሁ። የአዋፍን ድምጽ ለመስማት ክፍት ተዋለው መስኮቴን። ወደ ቤቴ ጥሩ የሆነ አየር እንዲገባ ያ ሞቋታው አየሩ ወጥቶ ጥሩ የሆነ አየር እንዲገባ መስኮቴን አብዛኛው ጊዜ አብዛኛው ጊዜ ትልቅ ከሆንኩኝ ጀምሮ አብዛኛው ጊዜ ሞስኮቴን ክፍት ነው የምትተው ዘግቼ አላውቅም። ስለዚህ መስኮቴን ክፍት ተወዋለሁ ብ አዎ።

ስጦታመስጠት አዎ እወዳለሁ በተለይም ደግሞ ለወላጆቼ ለወንድም እህቶቼ ለጓደኞቼ ሲሆን ስጦታ መስጠት እወዳለሁ። ያ ያሳደግኩት ያ ባህሪየ ያሳደግኩት ደግሞ ከእናቴ ነው እናቴ በጣም ከድሮ ጀምሮ እኔ ልጅ እያለሁኝ ጀምሮ ስጦታ መስጠት ትወድ ነበር ሌሎች ሰዎች ስጦታ እየሰጠች ስታስደስት እኔም ደስ ይለኝ ነበር። ሳድግ እንደሷ ነው የምሆነው የሚል አስተሳሰብ ስለነበረኝ አሁንም ልክ እንደሷ ለሰዎች ስጦታ መስጠት እወዳለሁ። በተለይም ደግሞ አንዳንድ ሰዎች አሉ ሞክሮ ሞክሮ ሞክሮ በቃ ትልቅ ደረጃ ለመድረስ የሚለፉ ሰዎች እነዛን ለማስደሰት እነዛን ሰዎች ለማስደሰት ስጦታ መስጠት እወዳለሁ። አንዳንድ ሰዎች ደሞ አሉ፤ ስራ ይሰራሉ ለኛ ብለው ስራ ሲሰሩ ለየት ያለ ነገር መስጠት ያለብን ሰዎች አሉ፤ እንደዛን ሰዎች ደግሞ ስጦታ ሰጥቼ ማስደሰት ደስ ይለኛል፤። የጓደኞቼ ልደታቸው ሲሆን በልደት ላይ ስጦታ መስጠት በጣም ደስ ይለኛል፤። የእህቴ የወንድሜ ልደት ላይ ስጦታ መስጠት እወዳለሁ፤።

ለሌሎች ሰዎች ማስተማር በጣም እችላለሁ። ከድሮ ጀምሮ ሰዎች ይሉኛል አንተ እኮ አስተማሪ ብትሆን ጥሩ አስተማሪ ይወጣህ ነበር። እያሉ ያሞግስኝ ነበር ያ የሆነበት ምክንያት ደግሞ ስናገርም ሆነ ሳወራ አንድን ነገር ለማስረዳት ስሞክር የማሳያቸው የአካላት እንቅስቃሴ እነዛ ናቸው። አስተማሪ መሆን ትችላለህ የሚሉ በሰዎች ላይ አስታሳሰብ እንዲቀመጥ ያደረጉት? ምንድነው የማደርገው በቃ አንድን ሰው ለማስረዳት ብፈልግ ከፈለኩኝ በቃ ሳላስረዳው ከዛ ቦታ ንቅንቅ አልልም አስረድቼው ገብቶት ነው የምንለያየው። ያ የሆነበት ምክንያት ደግሞ ከልጅነቴ ያሳደግኩት ነገር ነው ተፈጥሮአዊ ነው በቃ ስጦታዬን ነው ብለህ ብዬ ነው የማስበው። የማስተማር ስጦታ አለኝ ሰዎችን ለማስረዳት አልቸገርም። ሰዎችን ወደ እኔ ቦታ ለማምጣት ወደ ትክክለኛው ቦታ ለማምጣት አልቸገርም አንድን ጥያቄ ፈትቼ ያንን ጥያቄ ለሰዎች ግልጽ አድርጌ ለመናገር ምንም ችግር የለብኝም። እነዚህን ሁሉ አድርጌ መውጣት ማለፍ እችላለሁ። እኔ ካመንኩበት በቃ እኔ ይሄ ትክክል ነው ካልኩ ያንን ትክክል ያሆነ ነገር ትክክል የሆነ ነገር ለሌሎች ሰዎች ለማስተዋወቅ ትክክል እንደሆነ ለማሳየት አይከብደኝም። ትክክል እንደሆነ አሳይቼ አሳምኜ ነው ከቦታው የምለቀው እንጂ ተሸንፌ ይሄ ትክክል እያለሁኝ ትክክል ያልሆነ ነገር እንደ ትክክል አደርጋለሁ እያልኩኝ ሳይሆን ትክክል ያለሁኝ ግን ደግሞ የማስተማር ብቃት ከሌለኝ ይሄ ችግር ነው። ግን ደግሞ ትክክል እያለሁኝ የማስተማር ብቃት ስላለኝ እኔ ትክክል የሆነውን ነገር የተሳሳቱ ሰዎችን ትክክል የሆነውን ነገር የማስረዳት ብቃት አለኝ ብዬ አምናለሁ። ያንን ነገር ደግሞ እኔ ብቻ ሳይሆን ሌሎች ሰዎችም በእኔ ላይ የሚያዩት ነገር ነው እና በአጠቃላይ ለሌሎች ሰዎች ለሌሎች ሰዎች የማስተማር ብቃት አለኝ አዎ እችላለሁ ማስተማር እችላለሁ።

በህይወቴ በጣም ብዙ ብዙ የሚባሉ ልዩ በዓሎች አሉ ምክንያቱም ደግሞ በእኛ ሀገር ውስጥ በጣም ብዙ የሚከበሩ በዓላት ሁሉ እነዛን በዓላት ለመዘርዘር ብሞክር በጣም ብዙ ጊዜ ብዙ ሰዓት ሊወስድብኝ ይችላል ምክንያቱም ከመብዛታቸው የተነሳ ነው ሌላ ምንም ምክንያት የለውም ግን ደግሞ ለየት ያለ ለኔ ለየት ያለ የምለው በዓል አለ በህይወቴ ውስጥ ይሄን በዓል በማክበሬ በጣም ደስተኛ ነኝ ይሄን በዓል በመኖሩ የዚህ በዓል አንዱ አካል መሆኔ በጣም ደስተኛ የሚልበት አንድ ትልቅ በዓል አለ ያንን በዓልም ፋሲጋ ይሰኛል ፋሲካን ከልቤ ነው የማከብረው ያንን በዓል ሲደርስ ሁሉም ነገር ትቼ ስራዬ ትቼ ትምህርቴን ትቼ ወደ ቤተሰቦቼ ሄጄ ከቤተሰቦቼ ጋር ትልቅ በዓል የማሳልፍበት ቀን ነው አንድ ላይ ሆነን ከቤተሰቦቼ ጋር አንድ ላይ ሆነን ያንን በዓል ዶሮ አርደን የምናሳልፈው በዓል ነው፤ በጣም ደስ በሚል ይሄ ሁኔታ ደንስስ በሚል ጨዋታ ደስታ ነው የምናሳልፈው፤ ያ የሆነበት ምክንያት ደግሞ ያንን ባል ልዩ ያደረገው ምክንያት ደግሞ ፋሲካ ማለት እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ ሞቶ ከዛ ተነስቶ የተነሳበት ቀን ስለሆነ የትንሳኤ በዓል ስለሆነ ፋሲጋን በጣም እናከብረዋለን ልዩ የሆነ በዓል ነው ለእኛ ለክርስቲያኖች እኔም በግሌ ያ በዓል ለየት ይልብኛል።

በህይወቴ መጠበቅ አልወድም ሰዎችን መጠበቅ በጣም ነው የሚያስጠላኝ መጠበቅ ሲባል በቃ ያቅልሽልሽኛል አልወድም። ስለዚህ አንድ ሰው ልጠብቀው ከሆነ እኔ በጣም አስፈላጊ ከሆነ ነው እንጂ ዝም ብዬ ወደ አንድ ቦታ አብረን ለመሄድ ምናምን ብዬ እንደዚህ አይነት ነገር ለማድረግ ብዬ ሰዎችን መጠበቅ አልወድም። ምክንያቱም ደግሞ ስለሚደብረኝ ነው። እኔን ራሴን ስለ በቃ ያመኛል ስጠብቅ ሰው ያቅተኛል እና መጠበቅ በአጠቃላይ አልወድም

ኦ በጣም የምወደው ልብስ በህይወቴ ይሄ ባህላዊ የሆኑ ልብሶ ችን እወዳለሁ። በርግጥ ከዛ ዘመናዊ ልብሶችን እወዳለሁ። ግን ደግሞ አብዛኛው የማደርገው ልብስ እና በጣም የምወደው ልብስ ይሄ ቱታ ነው ቱታ ልብስ በጣም ነው የምወደው ቀለል ይለኛል ስፖርትም ስለምወድ ስፖርት ላይ ይጠቅመኛል። ከስፖርት ስወጣም ቀለል ያለ ልብስ መልበስ ነው የምወደው በዛ ምክንያት። ቱታ ልብሶችን በጣም ነው የምወደው። የላይ ደግሞ ጃኬት እወዳለሁ ጃኬት ልብሶች ይሄ ጂኒስ ጂንስ ጃኬት በጣም ነው የሚመቹኝ እወዳቸዋለሁ እነዛን ጃኬቶች። ከዛ ቀለም ደግሞ ከታች ጥቁር ቀለም ያለው ልብስ እወዳለሁ ጥቁር ከታጣ ቀይ እንጂ ከሌላ ቀለም ያለው ልብስ አልወድም። ጥቁር ካገኘሁኝ በጣም አሪፍ ነው ጥቁር ካጣሁኝ ግን ቀይ መልበስ እችላለሁ እንጂ ጥቁር በጣም ነው የምወደው። ከታች ማለት ነው የታች ኛው ሱሪ ማለቴ ነው። ከላይ ጃኬት ወይም ደግሞ የውስጥ ልብስ ደግሞ ቀይ ልብስ ቢሆን በጣም ደስ ይለኛል። ቀይ ከዛ ቀለም ደግሞ ከታች ጥቁር ቀለም ያለው ልብስ እወዳለሁ ጥቁር ከታጣ ቀይ እንጂ ከሌላ ቀለም ያለው ልብስ አልወድም። ጥቁር ካገኘሁኝ በጣም አሪፍ ነው ጥቁር ካላገኘሁ ደግሞ ስሚያዊ ልብስ ይመቸኛል። ስለዚህ የምለብሳቸው ልብሶች ቱታ አይነት ልብሶች ነው። ቀለምም ቀይ ወይ ጥቁር ወይም ደግሞ ሰሚያዊ ቀለም ያላቸው ልብሶች ነው እኔ የምወደው።

የቴክኖሎጂ ችግር ሲያጋጥመኝ እኔ አብዛኛው ጊዜ ወደ የሚያሰራ ሰው አልደውልም ወይም ደግሞ አልልክም አልጠራም ራሴን ነው የማስተካክለው ምክንያቱም ደግሞ ከልጅነቴ ጀምሮ የእናቴ ምድጃ ኤሌክትሪክ ሲበላሽ ቆጣሪ ሲበላሽ ምናምን ራሴ ነበር የማስተካክለው የዛ ተጽዕኖ አለ መሰለኝ አሁንም የሆነ ነገር ከተበላሸብኝ ራሴ ነው የማስተካክለው ስልክ ቢባል አሸብኝ እንኳን ራሴ ፈትቼ ነው አይቼ እንዴት ነው መሆን ያለበት ብዬ መርምሬ ከዛ መፍትሄውን አገኘዋለሁ ከዛ አስተካክለዋለሁ ላፕቶፑን ከተበላሸ ራሴን ነው የማስተካክለው ኮምፒውተሬ ከተበላሸ ራሴን ነው የማስተካክለው ማንኛውም ሰው ብዙ ስልኮች አስተካክያለሁ አሁን ሰዎች ይጠሩኛል ይሄን ስልክ አስተካክልኝ ይሄን ስልክ አስተካክልኝ ይሉኛል እና እነሱን እያስተካከልኩኝ ቴክኖሎጂውን ተላምጄዋለሁ እና የቴክኖሎጂ ችግር ሲያጋጥመኝ አብዛኛው ጊዜ ራሴን በጣም ከበድ ያለ ነገር ካልሆነ በስተቀር ራሴ ነው የምፈታው።

ጥራት ያለው ስራ ማቅረብ እችላለሁ ይህ የሆነበት ምክንያት ደግሞ በጣም ጎበዝ ነኝ በስራዬ በጣም የምመካ ሰው ልጅ ነኝ ስራዬን መስራት እወዳለሁ ጥራት ያለው ስራት ይመቸኛል ጥራት ያለው ስራ ካቀረብህ ደግሞ ለራስህ ነው ሁሉም ነገር ጥራት ያለው ስራ ካቀረብህ ጥራት ያለው ብር ጥቅም ያለ ብር ታገኛለህ ገንዘብ ታገኛለህ እና ለራሴ ብዬ ነው ለሌላ ሰው ብዬ ሳይሆን ለራሴ ብዬ ጥራት ያለው ስራ እሰራለሁ በጣም ከሰዎች ተቀባይነት እንዳገኝ እንዳገኝ አሰሪዎች እንዲወዱኝ ብዬ ለራሴ ብዬ ነው ጥራት ያለው ስራ የማቀርበው አቅም አለኝ ያ አቅሜ ደግሞ ሙሉ በሙሉ ተጠቅሜ ጥራት ያለው ስራ አቀርባለሁ በዚህ ምክንያት እንደውም አንድ ጊዜ በዚህ ከቅርቡ ማለት ነው አንድ ቪዲዮ ኤዲት እንዲደረግ ተላከልኝና ያ ቪዲዮ ለኔ ብቻ አልነበረም የተላከው መሰለኝ ለብዙ ልጆች ተልኮ ነበር ግን ደግሞ እኔ በጣም ተጨንቄ አንድ ቀን ነው የሚፈጀው ግን ሶስት ቀን ፈጅቼ በጣም ተጨንቄ አስቤበት በጣም ለፍቼ እንቅልፍ አጥቼ ሰርቼው በጣም ጥረት ያለው ስራ ስላቀረብኩኝ በጣም ጠቀም ያለ ገንዘብ እና በጣም ብዙ ስጦታዎችን ተበርክቶልኛል ስለዚህ ጥራት ያለው ስራ መቅረብ እችላለሁ።

አዎ በትክክል ትንኞች በአካባቢያችን አሉ እንዲያውም በጣም ብዙ ትንኝ ነው ያሉት። በነዛ ምክንያት በጣም ብዙ ሰው ታሟል በጣም ብዙ ሰው ወዳልሆነ ነገር ገብቷል። ብዙ ሰው ተቸግሯል በትንኝ ምክንያት ማለት ነው። ትንኝ በአካባቢያችን በቃ ከድሮ ጀምሮ በጣም ብዙ ነበሩ። በትንኝ ምክንያትም በጣም ብዙ ሰው እየታመመ ነበር። በዛ በዛ ምክንያቶች። ትንኝ በጣም አስከፊ ነው። ስለዚህ ትንኞች አሉ አዎ በእርግጥ ማለት ነው

ቡና መፍጨት አውቃለሁ እፈጫለሁ ሳይሆን እፈጭ ነበር በርግጥ አሁን ባልፈጭ እንኳን ግን አውቃለሁ እንዴት እንደሚፈጭ አውቃለሁ ለብዙ ጊዜያትም እየፈጨሁኝ ነበር። እና አውቃለሁ መፍጨት አውቃለሁ። ያ የሆነበት ምክንያት ደግሞ እኔ መፍጨት የቻልኩበት መፍጨት ያወቅኩበት ምክንያት ደግሞ እንደሚታወቀው ከእናቴ ጋር ነው። ያደግኩትኝ እናቴ ስትፈጭ አያለሁ ቡና እንዴት እንደሚፈጭ እሷን ያየኋት ነው ያደግኩትኝ። እሷ ወደ ስራ ስትሄድ ደግሞ እኔ ቡና እፈጭላት ነበርና። እስከ ከዚህ ከ እስከ ቅርብ ጊዜያት ድረስ ቡና እየፈጨሁላት ነበር ከዛ ከቤት እስከምወጣ ድረስ ማለቴ ነው። ስለዚህ ቡና መፍጨት አውቃለሁ። አሁን አሁን በእርግጠኝነት ቡና አልፈጭም። ምክንያቱም ደግሞ ቡና አልጠጣም እኔ ከእናቴ ጋር ከሆንኩኝ ለሷ ብዬ ልፈጭ እችላለሁ እንጂ አሁን ቡና አልፈጭም። እኔ ስለዚህ ቡና መፍጨት አውቃለሁ።

መንዳት እችላለሁ ብዙ አይነት ተሽከርካሪዎችን መንዳት እችላለሁ ከመጀመሪያ መንዳት የቻልኩት በእርግጠኝነት በቅርቡ ነው። ግን ደግሞ የተለያየ አይነት ተሽከርካሪዎች አሉ አይደል? መጀመሪያ መንዳት የቻልኩትን ብስክሌት ነው ብስክሌትን መንዳት ችዬ ነበር። በጣም ጎበዝ ነበርኩኝ ለመጀመሪያ ጊዜ አስታውሳለሁ ለመጀመሪያ ጊዜ ብስክሌት ሲይዝ የጎሮቢት ብስክሌት ነበር ይዤ የወጣሁትኝ ከዛ ወጥቼ እየሄድኩኝ ይላል አለ በጣም ትልቅ ጉዳት ደርሶብኝ እግሬ ታምሜ ነበር ተሰብሬ ነበር። እግሬና ግን ደግሞ አላቋረጥኩም ከተሻለኝ በኋላ ወጥቼ መልሼ እየለተለማመድኩኝ ቻልኩት። ከዛ ብስክሌት ምንም በቃ አያቅተኝም ከዛ ጊዜ ጀምሮ ከቻልኩት ጊዜ ጀምሮ ከዛ ከብስክሌት በኋላ የቻልኩት ሞተር ነው። ሞተር በጣም መንዳት እችላለሁ። ያን ሞተር መንዳት የቻልኩበት ምክንያት ደግሞ ጓደኛዬ ነው። የጓደኛዬ ሞተር ነበረች እሱ ነው ያለማመደኝ አንተ ናጎስ አይዞህ እያለ በጣም እያበረታታኝ አለማመደኝ ከዛ ሞተርን ቻልኩት። እንደውም የራሴ ሞተር ገዝቼ ነበር የራሴ ሞተር ገዝቼ ትንሽ ጊዜ ነድጄ ነበር። ከዛ ሸጥኳት መልሼ ትንሽ የ ገንዘብ እጥረት ሲያጋጥመኝ መልሼ ሽጥቋት እንጂ ገንዘብ የራሴ የሆነ ሞተር ነበረችኝ። ከዛ ደግሞ መኪና የነዳሁበት ሁኔታ በጣም አስገራሚ ነው። አንድ ባለሀብት ነበር የሆነ ቦታ ይልከኛል እሱም የላከኝ ቦታ በተሳካ ሁኔታ ደስ በሚል ሁኔታ እሱ ደስ በሚለው ሁኔታ በሰአቱ ደርሼ ስመጣ በጣም ደስ ብሎት ከእኔ ጋር መጓዝ ትፈልጋለህ አለኝና እሺ አልኩትኝ። ከዛ ይዞኝ ሄደ። እየሄድን እያለ መኪና መንዳት ትወዳለህ አለኝ አይ አልወድም። አይ ሚን መኪና መንዳት ትችላለህ አለኝ አይ አልችልም አልኩት። ከዛ እሺ በቃ እኔ ላለማምድህ አለኝ እና ከዛ እኮ ነው ያልኩት ደነገጥኩኝ ምክንያቱም አያውቀኝም ያ ሰውዬ አሁን ነው የተዋወቅነው። እንዴት ነው? አንድ ሰው እንደዚህ አሁን ያወቀው ሰው መኪና ላለማምድህ የሚለው ምናምን ብዬ ተጠራጥሬ ነበር ለራሴ ግን ደግሞ ወጣት ነኝ ምንም ችግር የለውም። ላለማመድህ ካለኝ ምን አገባኝ እኔ እለማመዳለሁ ብዬ እሺ አልኩትኝ። ከዛ ወደ መሪው አዞረኝ ከዛ ሄድኩኝ እንደዚህ አድርገህ እንደዚህ አድርገህ አሳየኝ እንዴት መንዳት እንዳለብኝ አሳየኝ። ሄድኩኝ የሚያስገርመው ነገር ወደ ትልቅ ዛፍ ነው የተጋጨነው። ከዛ በቃ ሀብታም ባለሀብት ስለነበር ሰውየው ምንም አልመሰለውም ስቆ ምናምን አይዞህ በቃ ትለምደዋለህ ቀስ በቀስ ምናምን አለኝ። ከዛ ጊዜ ጀምሮ መኪና መንዳት በጣም ነበር። የምንፈራው ከዛ በፊት ከዛ ጊዜ ጀምሮ ግን ወደ ባህር ዛፍ ስጋጭ አወሳሰዴ እንዴት እንዳሽከረከርኩ ምናምን ሳስበው በጣም ቀላል ነው። መኪና መንዳት ብዬ መለማመድ ጀመርኩትኝ ከዛ ወደሚያለማምደው ቦታ ሄጄ ተለማመድኩኝ። በአንድ ሳምንት በሁለት ሳምንት አካባቢ መኪናውን ችዬ በቃ በደንብ ቻልኩት መኪና አሁን አልነዳም መኪና ስለሌለኝ በርግጥ ግን በደንብ እችላለሁ። ስለዚህ ሁሉም አይነት ተሽከርካሪም መንዳት እችላለሁ ማለት ነው። በዚህ አጋጣሚ

አዎ በእርግጠኝነት በእጅ የሚሰሩ ስራዎችን እሰራለሁ። ከድሮ ጀምሮ ከእጅነቴ ጀምሮ በእጄ ነበር የምሰራው በእጄ ያልሰራሁት ስራ የለም የለም ነው የሚል በእጄ በቃ በጣም ብዙ ብዙ ብዙ ስራዎችን ሰርቻለሁ። አሁንም እንኳን አንዳንድ ስራዎች በኮምፒውተር ስለምሰራ አብዛኛው ስራዬ አሁን በጄ አሁን አብዛኛው ይሄ ምግብ ምናምን ካልሆነ በስተቀር። አሁን በእጄ ብዙም የምሰራው ስራ የለም እንደ ድሮ አሁን በኮፒውተር የሆነው ስራ የምሰራው ግን ደግሞ በእጄ የሰራሁት በጣም ብዙ በጣም ብዙ ስራዎች አሉ። ይሄ ድንጋይ መፍለጥ የመሳሰሉ ስራዎች ይሄ ቤት ማጽዳት የመሳሰሉ ስራዎች በእጄ ነው የሚሰሩ አይደል እነዛን ስራዎች እየሰራሁትኝ ያደልኩት። ይሄ እንትን ነበርኩኝ እየተዘዋወረ የሚሰራ በእጄ የሚሰራ ሰው ነበርኩኝ እና ቤት ምናምን እሰራ ነበር። እነዛን ስራ እያሰራሁትኝ እኛ ያለው አሁን ግን በጄም የሰራቸው ስራዎች በጣም ቀለል ቀለል ያሉ ነው። ብቻዬን ስለምኖር ምግብ እሰራለሁ ቤት አጸዳለሁ እነዚህን ቀለል ቀለል ያሉትን ነገሮችን ነው የምሰራው እንጂ እንደ ድሮ በእጄ ያን ያህል ከባድ ነገሮችን አልሰራም። ግን ደግሞ በእጄ አዎ መሰራት እችላለሁ እሰራለሁ አደርጋለሁ

የምትተኛበት ሰዓት በእርግጠኝነት የምትተኛበት ሰዓት በስራዬ ነው የሚወሰነው ስራዬ ካለቀ በማንኛውም ሰዓት ልተኛ እችላለሁ ግን ደግሞ አብዛኛውን ጊዜ የምተኛበት ቋሚ የሆነ ሰዓት አለኝ። እኔ አብዛኛው ጊዜ የምተኛበት ለምሳሌ ትምህርቴና ስራዬ ጨርሼ አስራ ሁለት ሰዓት ቤቴ እገባለሁ። አስራ ሁለት ሰዓት ተጣጥቤ ገላዬ ተጣጥቤ ምግቤን እመገባለሁ እራቴ ማለት ነው። እራት ከበላሁኝ በኋላ ትንሽ ተዝናንቼ ትንሽ መጽሐፍ የሃያ ደቂቃ ያክል መጽሐፍ አንብቤ አንድ ሰዓት ሲል አንድ ሰዓት ራሷ ላይ ስትል ወደ እንቅልፍ ቦታዬ ወደ አልጋዬ ሄጄ እተኛለሁ። በዚህ ሰዓት አብዛኛው ጊዜ ነው የምተኛው። ስለዚህ የምተኛበት ሰዓት አብዛኛው ጊዜ ነው የምልህ። ማለቴ አንዳንድ ጊዜ በዛ ሰዓት ላልተኛ እችላለሁ አንዳንድ ጊዜ እስከ ሌሊት ልቆይ እችላለሁ ስራ ካለኝ ማለት ነው። አንዳንድ ጊዜ ደግሞ ቀን ላይ ተኝቼ ሌሊቱን ሙሉ እየሰራሁኝ ላድር እችላለሁ። ስለዚህ በአብዛኛው ጊዜ የምተኛበት ግን ቋሚ የሆነ ሰዓት ያለኝ ከምሽቱ አንድ ሰዓት ሲል ነው የምተኛው

በእንጨት እሳት ማብሰል አውቃለሁ። አዎ ምክንያቱም ደግሞ ሁሌም ከልጅነታችን ጀምሮ ወላጆቻችን በእንጨት እያበሰሉ ነው እኛን ያሳደጉን እኔን ያሳደገችኝ እናቴ በእንጨት እያበሰለች ነው ያ የሆነበት ምክንያት ደግሞ እሷ ብቻ ሳይሆን እንደዛ የምታደርገው እኛ ያለንበት አካባቢ ሁሉ በመጀመሪያ የምንኖርበት ልጅ እያለሁኝ ገጠራማ አካባቢ ስለነበር በእንጨት እያበሰልን ነበር። በአሁኑ ጊዜ ብዙም አናበስልም አንጠቀምም ግን ደግሞ በያኔ ያኔ ልጅ እያለሁኝ በእንጨት በደምብ ታበስል ነበር። እናቴ እና እያደኩኝ ስመጣ እሷን ሳግዛት በእንጨት ማብስል ጀመርኩኝ። ቡና በእንጨት ነው የምናፈላው ምግብ በእንጨት ነው የምንሰራው። ቂጣ ምናምን እንደዚህ አይነት በእንጨት ነው የምናበስለው። ስለዚህ በእንጨት ማብሰል አዎ አውቃለሁ። እስከ ቅርብ ጊዜያት ድረስ በእንጨት እያበሰልኩኝ ነበር። አሁን ግን እንጨት አናበስልም። ከዚህ በፊት ግን አዎ አውቃለሁ

ውሃ ማምጣት አውቃለሁ። ይሄ የሆነበት ምክንያት ደግሞ እናቴን ሁል ጊዜ ነው የማግዛት። ውሃ አምጣልኝ ትላኛለች ከጉድጓድ ምናምን ስለሆነ የምንጠቀመው ሩቅ ነው ከቤታችን ያለበት ውሃ። የሚመጣው ሩቅ ነው ከቤታችን እና እናቴ ትልከኝ ነበር እሷ ምግብ ለመስራት ስትፈልግ። ልብስ ለማጠብ ማጠብ ስትፈልግ እነዚህን ለገሮች ለማድረግ ውሃ ያስፈልጋታል። እና ውሃ የማመጣው ደግሞ የቤታችን ትልቁ ልጅ እኔ ስለ ነበርኩኝ። ውሃ የማመጣው እኔ ነኝ ስለዚህ ሩቅ ቦታ ነው። በርግጥ በጣም ይደክመኛል ግን ደግሞ ውሃ የማመጣው እኔ ራሴን ስለነበርኩኝ ከሩቅ ቦታ እየሄድኩኝ በትላልቅ እቃዎች እየተሸከምኩኝ ውሃ አመጣ ነበር። እናቴም አንዳንዴ ታግዘኝ ነበር ማምጣቱን ያወቁት በሷ ነው። እሷ ተሸክማ ስትመጣ ከሩቅ ተሸክማ ስትመጣ። እኔም አድጌ እሷን ማገዝ አለብኝ ምናምን የሚል ልጅ ስለነበርኩኝ ውሃ ማምጣት አውቃለሁ

ደብዳቤ ማጻፍ አዎ እወዳለሁ በጣም በጣም ከልጅነቴ ጀምሮ ደብዳቤ መጻፍ በጣም ነበር ደስ የሚለኝ አሁን አልጽፍም በርግጥ ምክንያቱም አሁን በጣም ብዙ ነገሮች አለው ስልክ አለ መደወል ትችላለህ በስልክም መሴጅ መጻፍ ይቻላል ሁሉም ነገር አሁን በቴክኖሎጂ ተይዟል እና አሁን በደብዳቤ መጻፍ ትንሽ ሊያስቸግር ይችላል ከባድ ነው አያስደፍርም ግን ደግሞ ደብዳቤ እጽፍ ነበር ከልጅነቴ ጀምሮ በጣም ብዙ ሴቶችን አፍቅሬያለሁ የወደድኳቸው ልጆች ሴቶች አሉ እነዛን ሴቶች በጣም ስለምወዳቸው ደብዳቤዎችን እጽፍላቸው ነበር አንድ በዚህ አገጠማ አንድ ታሪክ ልንገርህ የክፍል ጓደኛዬ ናት ስድስተኛ ክፍል እያለሁኝ መሰለኝ ፌቨን ትባላለች እሱን በጣም በጣም በጣም ነበር የምወዳት ሳያት እንዴ በቃ ለዚህ ለዚህች ልጅማ በቃ ደብዳቤ ጽፌ የውስጤን መናገር አለብኝ ብዬ በቃ መጻፍ አለብኝ እያልኩኝ ነበር ምክንያቱም ደግሞ በዛ ሰዓት ስልክ አልነበረኝም ብዙም ስልክ አይታወቅም ነበር እኛ አካባቢ በዛ ሰዓት ግን ስለዚህ እኔ መጻፍ ነበረኝ የግድ በቃ ምክንያቱም ስሜትን መቆጣጠር አልቻልኩም በቃ በጣም ነበር የወደድኳት እና ያንን ደብዳቤ ጽፌ በጣም እንደምወዳት ማን እንደሆንኩኝ በጣም እንደምፈቅራት ምናምን ምናምን ጽፌ ላኩላት በሰው በሰው ሳይሆን ይሄ ቦርሳዋ ላይ ወደ እረፍት ስትወጣ ከክላስ ቦርሳዋ ላይ ነበር ያስቀመጥኩት ከውስጥ ከቦርሳዋ ውስጥ አስገባሁት ከዛ አነበበችው ምናምን ግን በሚያሳዝን ሁኔታ ስቃብኝ ነበር የሄደችው የመጀመሪያ ጊዜ ደብዳቤ የጻፍኩት በዛን ሰዓት ነው ከዛ ደብሮኝ በቃ የመጨረሻ ደብሮኝ እንደዛ ስትለኝ እሷ ለሁለተኛ ጊዜ ደብዳቤ የጻፍኩበት ደግሞ ዘጠነኛ ክፍል ሆኜ አንዲት በጣም ልጅ አፈቀርኩኝ እሷም ካጀል አይ ሚን ማክዳ ትባላለች ስሟ እሷን ወደድኳት ከወደድኳት በኋላ በቃ ለዚች ልጅማ ደብዳቤ መጻፍ አለብኝ ብዬ በጣም እንደምወዳት ግጥም ጽፌ ግጥም በቃ ግጥም ነበር የተጻፍኩት ግጥም ጽፌ ሰጧት ግጥሙን አንብበዋለች አንብበችና በጣም ተስማማን በቃ ችግር የለውም እንቀጥላለን አለችኝ በቃ ያንን ደብዳቤ የጻፍኩበት ሁኔታ እንዴት እንደጻፍኩት አርሳውም በቃ በጣም ነበር የተጠበብኩት እነዛን ግጥም ለማውጣት በጣም ነበር የተጨነቁት በጣም ነበር በቃ ሌላኛዋ ከዚህ በፊት እምቢ አለችኝ ነው ያደል ሳቀችብኝ እሺም እንዳትስቅብኝ ብዬ በጣም ፈርቼ ነበር ግን ደግሞ ደስ በሚል ሁኔታ ተቀብለኛል ጥሩ ጊዜ ነበር ያሳለፍነው ስለዚህ ደብዳቤ መጻፍ እወዳለሁ ሁለቴ በህይወቴ ሁለት ጊዜ ደብዳቤ ጽፌያለሁ እነሱም ለሴቶች ናቸው ስለዚህ ደብዳቤ መጻፍ አዎ እወዳለሁ።

ስልጠና እወዳለሁ በተለይም ደግሞ ትላልቅ ሰዎች ሲያሰለጥኑ መምህራኖች ሲያሰለጥኑ በጣም ነው የሚመቸኝ በጣም እወዳለሁ እነሱን እየደገፍኩኝ እወዳለሁ። እና አንዳንድ ሰዎች ስልጠና ሲሰጡ በጣም ከልብ ነው የሚሰጡት በቃ የውስጣቸውን ነው የሚሰጡት። ስልጠና የሚያስጠላህ መቼ መሰለህ? ሳይናገሩ ሲቀሩ የውስጣቸው ሳይናገሩ ሲቀሩ ዝም ብለው በቃ ገንዘብ ለማግኘት ብቻ ብለው ስልጠናውን እንደ ቀልድ የሚያደርጉት እነዛን ሰዎች ናቸው ስልጠናውን እንዲያስጠላህ የሚያደርጉት። እንጂ ከትላልቅ ሰዎች ስልጠና ካገኘን በጣም ትልቅ ደረጃ እንድረሳለን የሚል አስተሳሰብ ስላለኝ እኔ ትላልቅ ሰዎች ስልጠና ሲሰጡ ከልቤ ከልቤ ነው ማዳ ማዳምጠው። ስለዚህ ስልጠና መስጠት ያለበት ሰው ስልጠና እየሰጠ ከሆነ በጣም እወዳለሁ። ግን ደግሞ ስልጠና መስጠት የሌለባቸው ሰዎች ስለ ስልጠና ምንነት ስልጠና እንዴት ነው የሚሰለጠነው? የማያውቁ ሰዎች አሉ እነዛ ሰዎች ሲያሰለጥኑ ይደብረኛል። እኔም አልሰለጥንም ላንስማማ እንችላለን። ግን ደግሞ ስልጠና በጣም የሚያውቁ ትላልቅ ሰዎች ስለ ሞቲቬሽን ራስን ማሳደግ ስለ ትምህርት ስለ ቢዝነስ ስለ ንግድ የሚያስተምሩ ሰዎች ስልጠና ሲሰጡ በጣም ደስ ይለኛል። እኔም ስልጠና እወስዳለሁ ስለዚህ ስልጠና አዎ እወዳለሁ።